የመጠጥ ውሃ የማገኘው ገዝቼ ነው። ሃይላንድ ውሃዎች አሉ ሀገር የሚሸጡ እነሱን እገዛለሁ ለመጠጥም ይሁን። ለሌላ እቃ ለማጠብ ልብሱን ለማጣብ ደግሞ የቧንቧ ነው የምንጠቀመው። ያው እንደዛ ነው የምጠቀመው ግን ለመጠጥ ሲሆን ያው የባንቧ ንጹህ ሊሆን ስለማይችል ሃይላንድ ውሃዎችን ነው የምጠቀመው ገዝቼ

እምወደው መጽሐፍ አይነት እንደዚህ አስቂኝ መጽሐፎች ምናምን እወዳለሁኝ። ሰዎች ላይ የተመሰረቱ እውነታ ላይ የተመሰረቱ እንደዚህ ድንቃ ድንቅ የሚባሉ ታሪኮች ላይ የተመሰረቱ መጽሐፎች እወዳለሁ። በተጨማሪ ደግሞ ጤና ላይ ያተኮሩ ወይም ምግብ አዘጋጃጀት ላይ ያተኮሩ መጽሐፎች እወዳለሁ

ያው እሳት ለማንደድ አብዛኛውን ጊዜ ጋዝ ልጠቀም እችላለሁ። በባዶ ሊያስቸግር ወይም ጊዜ ሊፈጅ ስለሚችል ጋዝ ካለው ወይም ነዳጅ። ካለው ግን ቶሎ ስለሚቀጣጠል እንደዚህ አይነት ነገሮችን እጠቀማለሁ። ከዛ በተጨማሪ ደግሞ ጋዝ ነዳጅ ካላገኘው እንደዚህ ፌስታሎችን አንድ ሊያቀጣጥሉ ሊችሉ ነገሮችን ይጠቀማል

ሰንደል ጫማዎችን እለብሳለሁ አልፎ አልፎ ሁሌም ማድረግ ያው እኛ ሀገር አይመችም ምክንያቱም አባራውም ድንጋዩም ምናምን እግር ሊጎዳ ይችላል። እና እግር ሊያበላሽ ስለሚችል አልፎ አልፎ እንደዚህ ቅዳሜና እሁድ ሲሆን መዝናኛ ቦታዎች ስለሚመች እሱን እለብሳለሁ። ከዛ ውጪ ግን ድፍን ጫማዎችን ነው የምለብሰው

አዎ የእቃ ቁጥጥሮች አደርጋለሁ። የራሴን እቃዎች የጎደሉ የጠፉ ካሉ እነሱን መቆጣጠር ያስፈልጋል። ብዬ አምናለሁኝ ስራ ቦታ ላይም ደግሞ የተለያዩ የተገዙ እቃዎችን። እቆጣጠራለሁ ወይም ያለቀ መገዛት ያለበትን ነገር ለማወቅ ያው እቃ ቁጥጥር አደርጋለሁ ብየ ጊዜው

ገመድ ተጠቅሜ አላውቅም በአሁኑ ሰዓት በፊት ግን እጠቀም ነበር የተለያዩ ልብሶችን ለማስጣት ያው ገመድ አድርጌ ነበረ ማሰጣ የነበረው። በአሁን ላይ ግን ገመድ ብዙም አልጠቀምም። ካለው ዘመናዊነት አንፃር የልብስ ማስጫም ስላለ ገመድን ገመድ ብዙም ተጠቃሚ አይደለሁም በአሁኑ ሰዓት

ያው የወተት ተዋጽኦችን እወዳለሁ ወተት እርጎ አይብ የሚባሉትን እወዳለሁ። ከዛ በተጨማሪ ደግሞ በእኛ ሀገር ዶሮ ሲሰራ አይብ ከአጠገቡ ይቀመጣል ወይም አሬራ የሚባል አለ እነሱን መጠቀም ጥሩ ነው። ለጤናም ስለዚህ እነሱን ተዋጽኦች እጠቅማለሁ እወዳለሁ

የምወደው ጣፋጭ ምግብ ቴመር ነው ቴመር ጣፋጭ ከሚባሉ ለጤናም ደግሞ በጣም ጥሩ ናቸው ከሚባሉ ምግቦች አንዱ ነው። ከዛም በተጨማሪ ደግሞ የተለያዩ ጾም ላይ ሲሆኑ በተለይ በሙስሊሞች እኛ ሀገር ቴምር በጣም ተጠቃሚ ናቸው። ከዛም ውጪ ማርም ጥሩ ነው። እወዳለሁ

ጠዋትም በስራ ላይ የማደርገው ያው ከእንቅልፍ እንደተነሳው የተለያዩ ፀጉሬን ላበጥር እችላለሁ የስራ ስራዎችን ልሰራ እችላለሁ። ከዛም መሃል አልጋ ማንጠፍ ሊሆን ይችላል ቤት ማጽዳት የተስተካከለ ልብስ ማስተካከል የጧት ስራዎቼ እነዚህ ናቸው። በተጨማሪ ደግሞ ቁርስ መስራት እንደዛ ነው። ልሰራችሁ

የዝናብ ውሃ አዎ እሰበስብ ነበረ በፊት ቤተሰብ ጋር እያለ ያው የቧንቧ ከሌለ አብዛኛው የምንጠቀመው ለቤት ለማጽዳት የተለያዩ ልብሶች ንም ለማጠብ የዝናብ ውሃ ነው። አሁን ላይ ግን ቧን ቧም ስላለ ውሃም ስላለ ያን ያህ ል የማጠራቀም ወይም የዝናብ የመሰብሰብ ልምድ የለኝም

አው የትለያዩ መዝገቦችን አስቀምጣለሁ። በተረሳ ሰዓት ወይም ባስፈላጊ በሆነ ሰዓት ያ መዝገብ ሊያስፈልግ ስለሚችል። በስነ ስርዓቱ ቀኑንና የወጣውን ወጪ የሚገባውንም ያንን በመመዝገብ አስቀምጣለሁ። እና በፈለግን ሰዓት ያን መዝገብ አይተን እናስታውስ እንችላለን

አዎ ያትክልት ስራ ከእናቴ ጋር አደርግ ነበረ በፊት እያለሁ። ቤተሰቦቼ ጋር እያለሁ ከእሷ ጋር ያው አትክልቶችን እተክል ነበር የተለያዩ ጎመኖችም ነበሩ። ሰላጣ እንደዚህ ድንች ካሉት የአትክልቶችን እንከባከብ ነበር። እና የተለያዩ ስራዎችን እናደርግ ነበረ። አሁን ላይ ግን ብዙም አይደለም

የተለያዩ ሽቶዎችን እጠቀማለሁ። እንደ ዲዮር ቻናል የሚባሉ ትልልቅ ብራንድ ያላቸው ሽቶዎች እጠቀማለሁ። እነዚህም ሽታቸው ለብዙ ጊዜ የሚቆይና ስር ብዙም የማይረብሽ ሀይላቸውም ለስለስ ያለ ስለሆነ እነሱን ነው የምጠቀመው። እንደዚህ ጠንካር ያሉ ሽቶዎችን ብዙም አልጠቀምም

ለስራ ሊመቹ ሚችሉ አነስ ያሉ ቦርሳዎችን እጠቀማለሁ። የተለያዩ ደክመንቶች የሚይዝ ከሆነ ወይም ላፕቶፕ ሊያስገኝ የሚችል ከሆነ። ደግሞ ከፍ ያለ ቦርሳ ልይዝ ይችላል የዘይት ቦርሳ። ከዛ ውጪ ግን አነሳ ያሉ ቅርል ያሉ የሴት ፖርሳዎችን ነው የምትጠቀመው

አዎ የተለያዩ ክላውድ ላይ ሊቀመጡ የሚችሉ ዶክመንቶች ወይም ፎቶዎች ቪዲዮዎች በክራውድ ላይ ተጠቅሜ አስቀምጣለሁ። ለሌላ ጊዜ እንዳይጠፋብኝ የምፈልጋቸውን። አስፈላጊ ሆኖ ዶክመንቶችን እና ፎቶዎችን በክላውድ ጠቅሜ አስቀምጣለሁ

እጅ መጨባበጥ ያው እም ሰላምታ መሰጣጠት ነው። በሀገራችን ደግሞ ያው እጅ መጨባበጥ እ የወዳጅነት ወይም ጓደኝነት እ የቅርብ ሰውን እ መዋደድ የሚገልጽ ስለሆነ። እጅም መጨባበጥን ያው ባልወደውም ግዴታ ስለሆነ አደርገዋለሁ።

ምውደው ምግብ ድንች ወይም እሩዝ ነው። ሁለቱም ምግብ እወዳለሁ በተጨማሪ ደግሞ በሀገራችን የተለያዩ እንጀራ ጋር ሊበሉ ሚችሉ ወጦች ሽሮም ምስር አተር የሚባሉ ምግቦች አሉ እነዛን እወዳለሁኝ። ከውጪ ደግሞ ሩዝ ሩዝ እወዳለሁና አሳ አሳም በጣም አወዳለሁ

ትርፍ ጊዜን ማሳለፊያወቼ ቴሌቪዥን ማየት ሊሆን ይችላል። ሬድዮኖችን የተለያዩ ቪዲዮዎችን ፊልሞችን ማየት ከጓደኞቼ ጋር መገናኘት። የተለያዩ ካፌም ሬስቶራንቶች ማሳለፍ እነሱ ገብቶ ማሳለፍ መብላት መመገብ እንደዛ። እዛ ሁኔታ ጥርፍ ጊዜየን አሳልፋለሁ

አይ አላደርግም የድንጋይ ስብስብ አላደርግም። ብዙም ድንጋይ ምናምን መንገድ ለመስራት ምናምን ካልሆነ የሚፈልግ ሰው ካልሆነ ብስተቀረ ሌላ ሰው ብዙም ይጠቅማል ብዬ አላምንም። እኔም ብዙም አልሰበሰብም። በፊት የነበርኩበት ቤት ያው ወደ ከከተማ ወጣ ያለ ስለነበረ የተለያዩ ድንጋዮችን መሰበሰብ

ስለዚህ አይነት መሰሪያዎች ልጠቀም እችላለሁ ለምሳሌ ለስራ እንዲያገለግሉ የሚችሉ መሳሪያዎች እጠቀማለሁ። ከዛም ውስጥ እንደዚህ ወረቀት የሚበሱ ወረቀት መብሻዎች ማያያዣዎች እንደዚህ ስፒሎች መስቀያዎች እንደዚህ እንደዚህ እጠቀማለሁ

ስራ ላይ በጣም ብዙ ጥሪዎች ልደርግ እችላለሁ በቀን ከሃምሳ በላይ። እችላለሁኝ ጥሪዎችን ያም ስራን በተመለከተ የተለያዩ ማስታወቂያዎች ሲኖሩ የምፈልገው ሰው ካለ በደንብ መደወል እችላለሁ። ከዛም በተጨማሪ ደግሞ ለቤተሰብ እደውላለው

ወደ መነፈሻ ቦታዎች በሳምንት አንዴ ልሄድ እችላለው? ወይ ቅዳሜ ወይ እሁድ በሳምንት አንዴ ከጓደኞቼ ጋር ተሰብስበን ለመዝናናት ወይም ሊሆን ይችላል። ወይም ደግሞ ከቤተሰብ ጋር እንደዚህ ጊዜ ለማሳለፍ ዘመድ አዝማድ ጋር። ወደ መናፈሻ በሳምንት አንዴ እሄዳለው።

አዎ ውሃም አመጣ ነበረ በፊት እንደዚህ ለከብቶቹ ውሃ ምናምን ሲያስፈልግ አመጣ ነበረ። ከተለያዩ ቦታዎች ውሃም በመስቀዱ ቦታዎች ከዛም በተጨማሪ ደግሞ አሁን ላይ የተለያዩ ውሃ ሲጠፋ። የተለያዩ ሰዎችን በማናገር ውሃ በጄሪካን አስመጣና ጠቀማል